የትኛውን በዓል ትወዳለህ? እኔ ምወደው በዓል። አዲስ አመት ሲመጣ አሮጌውን አመት ሸኝተን አዲስ አመት ስንቀበል በጣም ልዩ ስሜት አለው ደስ ይለኛል በአዲስ መንፈስ። ነገሮችን ሁሉ በአዲስ ነገር ጀምሮ ማስኬድ በጣም ነው ደስ የሚለኝና አዲስ አመትን በደንብ እወደዋለሁ። በመቀጠል ደግሞ በክርስትና እምነት ተከታዮች ዘንድ የሚከበረውን የጥምቀት በዓል። እሱን በደንብ ነው የምወደው ምክንያቱም የአደባባይ በዓል ስለሆነ በሚገርም ሁኔታ ነው የምናከብረው እና ሁለቱ ለኔ ልዩ በዓሎቼ ናቸው። ማለት ነው

የቴክኖሎጂዎች ችግር ሲያጋጥምህ ምን ታደርጋለህ? እኔ የማደርገው ለምሳሌ እኔ ስልኬ ቢበላሽ መጀመሪያ እኔ ራሴ በምችለው መንገድ ለማስተካከል እሞክራለሁ፣ በማውቀው እውቀት ማለት ነው። ከዛ ውጭ ሆኖ ከአቅም በላይ ሆኖ ከእኔ አቅም ውጭ ከሆነ ግን ይሄ ችግር ወደሚፈቱ ሰዎች እሄዳለሁኝ ማለት ነው። እና በዚህ ልክ ነው ችግሩን የሚፈቱ

የምትመኚው ስራ ምንድነው? ለሚለው እኔ የምመኘው ስራ። ምንም ይሁን ምን ብቻ በራሴ የምንቀሳቀስበት የግል ስራ እንዲኖረኝ የምፈልገው ምክንያቱም አሁን ላይ በቅጥር ሂደት ውስጥ ነው ያለሁትኝ። እና ይሄን ትቼ በራሴ ቢዝነስ የምንቀሳቅስበት ሁኔታ ቢኖር በጣም የሚመቸኝ ነገር እሱ ስለሆነ። የወደፊት እቅዴም ነው እና ይሄ ነው የምመኘው ስራ